ያ ያው እንግዲህ ከጎርቤቴ ጋር ያለኝ ግንኙነት በጣም ደስ የሚል ነው። ያው በየሰአቱ እንጠያይቃለን ቡና ምግብ አብረን ነው የምንበለው። ድግስ ሲኖር ደግሞ ተጠራርተን ዝግጅትም ሲሆን አብረን ነው የምናዘጋጀው። እና ደስ የሚል ግንኙነት ነው ያለኝ

በመስመር ላይ እማራለሁ። ያው ብዙ ትምህርቶችን ወስጃለሁ። ለምሳሌ ዌብሳይት ዴቨሎፕመንት ኮዲንግ ዳታ ስትራክቸር። እና ብዙ ኮርሶችን ብዙ ትምህርቶችን በመስር ላይ ወስጃለሁ። እና መማር በጣም ደስ

ውሃ ብዙ እጠቀማለሁ። ያው በሊትር ነው ስበላም ስራመድም ስሰራም እጠጣለሁ እና- በቀን ቢያንስ ሶስት ሊትር እጠጣለሁ። ስቀመጥም አብዛኛው አዎ የምቀመጥበት ቦታ ሞቃት ስለሆነ እጠጣለሁ። በቃ-

ያ በሰአቱ የምደርስ ሰው ነኝ። ሰዓት ማነው ስራ ሰዓት ሁለት ሰዓት ነው የምንገባው አስራ ሁለት ሰዓት አስራ አንድ ሰዓት ነው የምንወጣው። እና በሰአት ነው የምደርሰው ቀድሜ ነው። አምስት ደቂቃ ምናምን ቀድሜ ስራ። እገባለሁና በሰአቱ። ሰአቴን በአግባቡ የምትጠቀም በሰአቱ የምገኝ ሰው ነኝ።

ስራዬን በጣም ነው የምወደው። ያው በተመረኩበት ስለሆነ አስራ ሰባት አመት የለፋሁበት ስለሆነ በጣም ነው የምወደው። ወድጄ ነው የምሰራውም እና። ሙያዬ በጣም የተከበረ ሙያ ነው። ማለትም ከሚድ ከ የህክምና እቃዎች ጋር ነው የምሰራው ኢንስታል ማድረግ ነው። እንደገና ሲበላሹ ማስተካከል ነውና በጣም ደስ ብሎኝ ነው የምሰራው

እምወደው ሬስቶራንት እሚገኘው አዲስ አበባ ነው እሱም ቶቶት ይባላል በጣም ግራሚ የሀበሻ ምግቦችን ነው እሚያቀርበው። መጠጦችም አሉ የሀበሻ ጠላ ጠጅ እና እነሱን ስለሚያቀርብ እሱን ነው እምወደው። እሚገኘውም አዲስ አበባ ውስጥ ነው ቶቶት ይባላል

አዎ ስሜ አለበል ነው ግን ቅጽል ስሜ ጓደኞቼ የስራ ባልደረቦቼም የሚጠሩኝ አሌክስ ብለው ነው። እና አሌክስ የሚል የቅጽል ስም አለኝ። አቆላምጠው ነው የሚጠሩኝ። ስሜ አለበል ያው ይሄዳል። አሌክስ ነው የሚባለው ቅጵል ስሜ

መዘመር አዎ እወዳለሁ። ጥምቀት ሲሆን በዓላት ምናምን ሲኖር ከጎደኞቼ ጋር ሁኘ መዝሙር እዘምራለሁ የቤተክርስቲያን መዝሙር እዘምራለሁ። እና የሚገርማችሁ በዚህ ሳምንት ሶስት ቀን ነው አራት ቀን። ጓደኞቼ ጋር ካልኳችሁ ጋር እቺ ዘምሬያለሁ።

የማስታውሰው አሪፍ የምለው ወይም ጥሩ የምለው መምህር አለኝ። ለምሳሌ አንድ እስከ አራተኛ ክፍል ያስተማረኝ። ጋሽ ሙሉጌታ ይባላሉ እሱ በጣም ደስ የሚሉ እንደ ወንድም እንደ አባት እንደ እናት ሆኖ። ሲያስተምረንም ሲመክረንም የነበረና እሱን በጣም ነው የማስታውሰው።

ስጦታ መስጠት ደስ ይለኛል። አዎ ለምሳሌ ምን ላይ? የልደት ቀን እንደገና ደግሞ የምርቃት ጊዜ ሲሆን ስጦታ እሰጣለሁ። ለምሳሌ ልደት ቀን ጊዜ ምን እሰጣለሁ እገዛለሁ ኩኪስ። ልብስ እነሱን እገዛለሁ የምርቃት ጊዜ ነው መጽሐፍት ገዝቼ ሰጥቻለሁ።

አዎ ደንበኛን እርካታ ለ ለባልተቤቱ ወይም ለማናጀሩ አሳውቃለሁ። ደንበኛ በጣም ደስ ብሎት ካየሁ። በፊት ያስታውቀኛል ደስ ብሎት ካየው ያንን። እቃ ወይም ፕሮዳክት ወዶታል። ስለዚህ ይሄ እንደዚህ አይነት ፕሮዳክት ነው ማቅረብ ያለብን ነው ብዬ ሪኮመንድ አደርጋለሁ

እኔ እንደ ሁኔታው ነው የምወስነው ወይም የምወደው ለብስ ለምሳሌ ሞቃታማ ሞቃት የሚሆነው በጣም ስስ ሸምዝ ተች ቁምጣ ነጠላ ጫማ አድረገ ይሄዳለው በጣም ምቀዘቅዝ ከሆነ ደግሞ ጃኬት ሙሉ ሽፉን ጫማ ሱሪ የጂንስ ሱሪ መልበስ ደስ ይለኛል።

ውሃ ማምጣት አውቃለሁ እችላለሁ። ለምሳሌ እኛ ሰፈራችን ውሃ የሚቀዳበት ትንሽ ሁለት አንድ ኪሎ ሜትር ርቀት ያለው ነው። እና ለቤተሰቦቼም ለኔም የማመጣው በኔ በጀሪካን በጎማ አድርጌ ተሸክሜ ነው የማመጣው እና ውሃ መቅዳት ወይም ማምጣት እችላለሁ።

በቤት ውስጥ ልዩን መቀመጫ የለኝም የምቀመጠው የምተኛው አልጋ ላይ ስለሆነ አልጋ ነው የምቀመጥበት ስለዚህ ልዩ የሆነ መቀመጫ የለኝም በሚለው እንወስደዋለን አሁን እንዳገኘው ካገኘሁበት ቦታ ነው የምቀመጠው እና ልዩ የለኝም።

ወይም ምሳ ሰዓት ላይ የምመገበው አንዳንዴ ሽሮ እመገባለሁ። አንዳንዴ ደግሞ ድንች ያው እንጀራ እንጀራ በድንች ወይም በሽሮ በዛላይ ደግሞ በየአይነት የሚባል ምግብ አለ እሱን እንመገባለን። ከዚያ ውጪ ሰዓት እምመገበው። አንዳንዴ ሻይ በዳቦም ተጠቅሜ ሊሄድ ይችላል

እኔ በድን ቋንቋ የሚል አላምንም። በድን ቋንቋ አለ ብዬም አላስብም። ቋንቋ ይፈጠራል ያድጋል እንደ ሰው ልጅ ይሞታል። ይባል ያው ይሞታል ሲባል። ያው ምንም ተናጋሪ ሳይኖር ሲቀር ቋንቋን ሞተ እንለዋለን። አደገ የምንለው ደግሞ ብዙ ተናጋሪዎች በየጊዜው እየጨመረ ሲሄድ። አደገ እንላለን ቋንቋ